መሬት ላይ መቀመጥ ይመችሻል ከሆነ ጥያቄው አዎ አንዳንድ ጊዜ መሬት ላይ ዝርፍጥ ብዬ እቀመጣለሁ። በተለይ ስራ እየሰራሁ ደክሞኝ ከሆነ ነገር ግን ነጭ ልብስ ለብሶ ወይም የክት ልብስ ለብሶ። መሬት ላይ መቀመጥ አይመከርም። ምክንያቱም ልብሱ ሊቸክ ይችላል። ከዛ በኋላ ማጠቡ አስቸጋሪ ነው የሚሆነው

በቀን ስንት ሰዓት ስልክሽ ላይ ታሳልፊያለሽ? ብዙም የማህበራዊ ሚዲያ ተጠቃሚ አይደለሁም። አንዳንዴ የምሰማቸው ወይም የማያቸው 'ኮርሶች' ካሉ እነሱን ለማዳመጥ ነው ብዙ ጊዜዬን የማውለው። በርግጥ ቲክቶክ አንዳንድ ጊዜ ስገባ ሳላስበው ጊዜዬን አባክናለሁ። ነገር ግን ከስንት አንድ ቀን ነው ይሄ የሚሆነው።

ፀጉርሽን መንከባከብ ትወጃለሽ? ከሆነ ጥያቄው አዎ ፀጉሬን መንከባከብ እወዳለሁ። ሴት ልጅ እንደመሆኔ መጠን ፀጉሬ ውበቴ ነው። በመሆኑም ፀጉሬን መንከባከብ መጠበቅ ይኖርብኛል። በየሳምንቱ ወይም በየሁለት ሳምንቱ እታጥባለሁ። አልፎ አልፎ ቅቤ እቀባለሁ። ጠዋትና ማታ አበጥራለሁ በዚሁ መልኩ ፀጉሬን እከባከባለሁ።

ወላጅ እንደመሆኔ መጠን ዋና ሀላፊነቴ የሚሆነው ልጆችን ማሳደግ ነው። ልጆችን ሳሳድግ ስርዓት ባለው መልኩ ነው። ስለዚህ ልጆችን ለማሳደግ ዋና ዋና ሀላፊነቶቼ የሚሆኑት ልጆችን በስርዓት መመገብ ጥሩ መጽሐፍ ማንበብና መስጠት በአግባቡ ማስተማር ጥሩ ምክር መስጠት መልካም እሴችቶን እንዲያውቁ ማድረግ የኔ ዋና ዋና ሀላፊነቶች ናቸው። ከዚህም በተጨማሪ ስራዬን በአግባቡ መስራት

አዎ ስነ ጥበብ እወዳለሁ ምክንያቱም በስነ ጥበብ ውስጥ በርካታ ነገሮች አሉ። ለምሳሌ ስዕል ሙዚቃ ቲያትር ስነ ጽሁፍ ወዘተ ይካተታሉ። እነዚህ ነገሮች የመንፈስ እርካታ ይፈጥራሉ። አልፎ አልፎ የስዕል አውደርዪ እጎበኛለሁ ጥበበኛ ወይም ብልሃተኛ ሰው ደግሞ ነገሮችን በተለየ እይታ ወይም መነፅር ያያል። ችግር ሲያጋጥመው በዘዴና በትዕግስት ያሳልፋል።

በስራሽ ምን አይነት ጥቅማ ጥቅሞች ታገኛለሽ? ከሆነ ጥያቄው ዋናው ከስራዬ ማገኘው ጥቅም ደሞዜ ነው። ሌላው ደግሞ አልፎ አልፎ አበል። ሳሙና እና ሶፍት ይሰጠኛል እንደ መስሪያ ቤቱ የሚሰጠው ጥቅማ ጥቅም ይለያያል። አንዳንድ መስሪያ ቤቶች የመኖሪያ ቤት የመብራትና ውሃ ክፍያ የጤና መድህን ያላቸው አሉ።

አዎ የምወደው ቁጥር አስራ ሁለት ነው ይህም ከእምነቴ ጋር በተገናኘ ነው። በኢትዮጵያ ኦርቶዶክስ ተዋህዶ እምነት መሰረት። በየወሩ በአስራ ሁለተኛው ቀን የቅዱስ ሚካኤል በዓል ይከበራል። እኔም ችግር በደረሰብኝ ሰዓት መላኩ ረዴትህአይለየኝ እለዋለሁ። እሱም አያሳፍረኝም እግዚአብሔር ይመስገን።

እንደየ ሁኔታው ይለያያል። ለምሳሌ ቀትር ፀሀይ በሚሆን ሰዓት የታክሲ መስኮት ዳር ላይ መቀመጥ ወንበሩም ስለሚሞቅ ጥሩ አይደለም። ነገር ግን ለስለስ ያለ የጧት ፀሀይ ከሆነ እና ጥላ ያለው ቦታ ከሆነ መስኮት ዳር መቀመጥ ደስ ይላል። የተፈጥሮን የሰዎችን የአሽከርካሪዎችን እንቅስቃሴ እያዩ ለመጓዝ መልካም አጋጣሚ ይፈጥራል።

የምወደው መተግበሪያ ዩቲዩብ ነው ዩቲዩብ ላይ አስተማሪም አዝናኝም ነገሮች ይገኛሉ። እኔንም ስለ አንዳንድ ነገሮች ማወቅ ስፈልግ በቅድሚያ የማየው ዩቲዩብ ላይ ነው እዚህ ላይ ከአለም ጫፍ እስከ ጫፍ ያሉ ምሁራን የሚሰጡትን ሀሳብ ማየት እችላለሁ። ለአብዛኛው ጥያቄ መልስ ይገኛል እጅግ በጣም ደስ ይላል።

አስተያየት እንደ አስተያየት ሰጪው ማንነት የእውቀት ደረጃ እና እይታ ይወሰናል። ስለሆነም አልፎ አልፎ እቀበላለሁ የሚሰጡኝን ሁሉንም አስተያየቶች አክብሬ እሰማለሁ። ቢሆንም ግን ሁሉንም ተግባራዊ አላደርጋቸውም። ክምን አንፃር ይሄ አስተያየት የተሰጠኝ የሚለውን አሰላስላለሁ። ከዛም የሚጠቅመኝን ተቀብዬ ተግባራዊ አደርጋለሁ።

ስልክሽን በምን ያህል ጊዜ ትሞያለሽ? ጥያቄው ግልጽ አይደለም የምሞላ የአገልግሎት ክፍያ ካርድ ነው ወይስ ባትሪ ነው። የምሞላው ካርድ ከሆነ እንደገንዘብ መጠኑ ይለያያል። የሞባይል ካርድ ከሃያ አምስት ብር ጀምሮ አለ። ትንሽ ብር ከሆነ ቶሎ ቶሎ እሞላለሁ። ከፍ ያለ ከሆነ ደግሞ በየሁለት ሳምንት ወይም በወር እሞላለሁ።

ቤት ውስጥ የምንኖር የቤተሰብ አባላትን ከሆነ ጠዋትና ማታ እንሰባሰባለን ችግር ካለም በዚሁ አጋጣሚ እንነጋገራለን። ለዚህ ቀን ብለ ቀጠሮ አንይዝም። ድጋፍ የሚያስፈልገን ጉዳይ ካለ እንተጋገዛለን። ከቤተ ዘመድ ጋር ከሆነ ደግሞ በሀዘን ወይም በደስታ ጊዜ እንሰባሰባለን።